ዝናብ የሚዘንብበት ጊዜ ቤት ውስጥ እቆያለሁ። የዝናብ ድምጽ ያረጋገኛል። ከመስኮት አጠገቡ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጭ ሁሉም ቦታ አርጥብ ነው ነገሮች በ ሰዎች በጃንጥላ ይመራመዳሉ ማውራት ድምጽ አይሰማም። ተፈጥሮ እየታተበ ነው ዝናብ ላይ መሬት በረከት ነው። እህሎች ያድጋሉ። ይሄን የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅ እና ደህንነት አለ። ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ድምጽ ያረጋጋኛል። ከሙስኮት አጠገብ ተቀምጬ እመለከታለሁ። ሙቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ አርጥብ ነው። ሰዎች በጃንጣ ይራመዳሉ ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ። ይህ የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅና ደህንነት አለ። የዝናቡ በሚዘንብበት ጊዜ ቤት ውስጥ እቆያለሁ። የዝናቡ ድምጽ ያረጋጋኛል ከመስኮት አጠገብ ተቀብጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉ ነገር ሁሉም ቦታ አርጥብ ነው። ሰዎች በጃንጥላ ይራመዳሉ። ማውራት ድምጽ አይሰማም። ተፈጥሮ የታጠበ ነው ዝናብ ደው መሬት በረከት ነው። እህሎች ያድጋሉ። ይሄ ያየር ሁኔታ እወዳለሁ። ቤት ውስጥ ሙቅ እና ደህንነት አለ። የዝናብ የሚዘምበት ጊዜ ቤት ውስጥ እቆያለሁ። የዝናቡ ድምጽ ያረጋጋኛል። ከመስኮታ አጠግብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ አርጥብ ነው። ሰዎች በጃንጥላ ይራመዳሉ። ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎችን ያድጋሉ፣ ይህ የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅና ደህንነት አለ። ዝናብ የሚዘንብበት ጊዜ ቤት ውስጥ እቆያለሁ። የዝናቡን ድምጽ ያረጋገኛ። ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ነገር እርጥብ ነው። ሰዎች በጀንጥላ ይራመዳሉ ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያደርጋሉ። ይሄ የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅ እና ደህንነት አለ።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

በየቀኑ በአውቶቢስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኛ ይጓዛሉ። ሌላችን ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው። ህንፃዎችና ሰዎች አየ ያልፋሉ። አንዳንድ ጊዜ ትራፍክ ይበዛል መጠበቅ ያስፈልጋል ሾፌሩ ፈጣን ያሽከረክራል። ይሄ እለት ተእለት። ጉዞ ነው ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል። በየቀኑ አውተቢስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶቹ የተኛ ይጓዛሉ። ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው ህንዎችና ሰዎች ያልፋሉ። አንዳንድ ጊዜ ትራፍሪክ ይበዛል መጠበቅ ያስፈልጋል። ለሹፌሩ ፈጣን ያሽከረክራል። ይህ የእለት ተእለት ጉዞ ነው ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል። በየቀኑ በአውተቢስ እጉዋዛለሁ። ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው። አንዳንድ እየተኛ ይጓዛሉ ሌሎች ደግሞ ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው ህንፃዎችና ሰዎች አይ ያልፋሉ። አንዳንድ ጊዜ ትራፍሪክ ይበዛል መጠበቅ ያስፈልጋል ሹፌሩ ፈጣን ይበዛል። መጠብ ፈጣን ያሽከረክራል ይህ የእለት ተለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል። በየቀኑ በአውታቢስ እጉዋዛለሁ ጠዋት ላይ በሰው እሽ ተሞልቶ ይሆናል። ሌሎች ወደ ስራ እየሄዱ ናቸው አንዳንዴ የተኛ ይጓዛሉ። ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታው ውብ ነው ህንፃዎችና ሰዎች ያያይ ያልፋሉ። አንዳንድ ጊዜ ትራፍሪክ ይበዛል መጠበቅ አስፈነጋል ሹፌሩ ፈጣን ይሽከረከራል። ይሄ የለት ተለት ጉዞ ነው ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል። በየቀኑ አውቶቢስ እጉዋዛለሁ ጠዋት ላይ ሰው በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንድ እየተኛ ይጉዋዛሉ። ሌሎች ሞባይል ውስጥ ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው ህንፃዎችና ሰዎች ያልፋሉ። አንዳንድ ጊዜ ትራፍሪካ ይበዛል መጠበቅ ስያስፈልጋል ሹፌሩ ፈጣን ነው። ያሽከረክራል ይሄ የለት ተለት ጉዞ ነው ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል። በየቀኑ አውተቢስ እጉዋዛለሁ። ጠዋት ላይ በሰዎች ተሞልቶ ይሆናል። ሁሉም ወደ ስራ እየሄዱ ናቸው። አንዳንዶች የተኛ ይጓዛሉ። ሌሎች ሞባይል ይመለከታሉ። መስኮት አጠገብ መቅመጥ እወዳለሁ። ከከተማው እይታ ውብ ነው ህንፃዎችና ሰዎች ያይለፋሉ። አንዳንድ ጊዜ ትራፍሪክ ይበዛል መጠበቅ አስፈልጋል። ሹፌሩ ፈጣን ያሽከረክራል ይህ የለት ተለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል። በየቀኑ በአውቶቢስ እጉዋዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል። ሁሉም ወደ ስራ እየሄዱ ናቸው። አንዳንዶች እየተኛ ይጓዛሉ ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው ህንፃዎችና ሰዎች ያያልፋሉ። አንዳንድ ጊዜ ትራፍሪክ ይበዛል። መጠበቅ አስፈንጋል ሹፌሩ ፈጣን አሽከረከራል። ይህ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ማሰብ ጊዜ ይሰጣል። በየቀኑ በአውታቢስ እጓዛለሁ ጠዋት ላይ በሰዎች ተሞልተውናል። ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኛ ይጓዛሉ። ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው ህንፃዎችና ሰዎች ያልፋሉ። አንዳንድ ጊዜ ትራፍልክ ይበዛል መጠበቅ ያስፈንጋል ሹፌሩ ፈጣን አሽከረክራል። ይሄ ተለት ተት ጉዞ ነው ሰዓት ወስዶ ይወስዳል። ግን ማሰብ ጊዜ ይሰጣል። በየቀኑ አውቶቢስ እጓዛለሁ። ጠዋት ላይ ሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኙ ይጎዛሉ። ሌሎች ሺህ ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ውብ ነው። ህንፃዎችና ሰዎች ያልፋሉ አንዳንድ ጊዜ ተራፍሪክ ይበዛል መጠበቅ ያስፈልጋል ሹፌሩ ፈጣን ያሽከረከክራል። ይህ የእለት ተእለት ጉዞ ነው ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል።

ለደንበኛ አቀራረብ እያዘጋጀሁ ነው በመጨረሻ ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት። ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳያት አለብኝ ጥያቄዎችን መመለስ አችል። የቡድን አባላት ያግዙኛል አስተያየታቸውን እጠብቅ እጠይቃለሁ። አቀራረቡን እናሻሽላለን። በአለኝ በጣም አሳሳቢ ነው ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምናሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ። ለደንበኛ አቀራርብ እያዘጋጀሁ ነው በመጨረሻ ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ መሰብሰብ አለብኝ። ምስሎችና ግራፎች ያስፈልጋሉ። የድምጽ በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። በአለኝ በጣም አሳሳቢ ነው ግን በመዘጋጀት አለብኝ። ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። መጨረሻ ስኬታማ ይሆናል ተስፋ አደርጋለሁ። አቀራረብ ለደንበኛ አቀራረብ እያዘጋጀው ነው። በመጨረሻ በመጪው ሳምንት። ደንበኛ አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል። ስላይዶችን ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት። ምስሎችንና ግራዎችን ያስፈልጋሉ። የድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን ባለን በጣም ያሳሳቢ ነው። ግን

ለማስተዋጠት ተስፋ እያረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ተንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃዬ አስተያየቱን ያመሰሰግናል። ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨነቅቄያለሁ። ምናልባት ሌላ እጩ የተሻለ ነው ግን በእኔ ችሎታና አምናለሁ። የክህሎቴን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ እድል ለኔ አስፈላጊ ነው። ውጤቱን በቅረቡ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ። ለማስተዋጠት ተስፋ። እያረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌ። ቀጠሮ እፈጽማለሁ አለቃዬን አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔው ቀርቧል። አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው። ግን በእኔ ችሎታ አምናለሁ የክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ። ህይ እድል ለኔ አስፈላጊ ነው ውጤቱን በቅርቡ እሰማለሁ። ምንም እንኳን ምን ቢሆን መስራት እቀጥላለሁ። ለማስተዋወቅ ተስፋ ያደረኩ ነው። ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨነቄያለሁ። ምናልባት ሌላ እጩ የተሻለ ነው ግን በኔ ችሎታ አምናለሁ። ክህሎቴን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ እድል ለእኔ። አስፈናጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ። ለማስተዋወቅ ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃዬን አስተያየቱን። ያመሰግናል ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላ እጩ የተሻለ ነው። ግን በኔ ችሎታ አምናለሁ ክህሎቴን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ እድል ለኔ። አስፈላጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምን ቢሆን። መስራት እቀጥላለሁ።

የአፈዛዘም ግምገሜ የዛሬ ነው ትንሽ እሰማኛል አለቃዬ ከእኔ ጋር ይቀመጣል የማለፈ ሰባት ወራት እንገመግማለን ምን ጥሩ ሰርቻለሁ? የት ማሻሻል እችላለሁ አዎንታዊ አስተያየት ተስፋ አደርጋለሁ ግን ተገኝ የሆኑ ነገሮች ሊኖሩ ይችላሉ አመሰግናለሁ። እና እቀበላለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖር ይችላል። ወይ ምናልባት አዲስ ሚናዎች ይህ እድገት እድል ነው። ከእርሱ መማር አፈልጋለሁ ግልጽ ግንኙነት አስፈላጊ ነው በስራዬ ለመሻሻል ቆርጫያለሁ አፈጻጸም ግምገማዬ ዛሬ ነው ትንሽ ትጉህ የሰሰማኛል አለቃዬ ከእኔ ጋር ነው ይቀመጣል የማለፈ ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ አዎንታዊ አስተያየት ተስፋ አደርጋለሁ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ አመሰግናለሁ እና እቀበላለሁ ግቦች ለመቀጠለው ጊዜ እናዘጋጃለን የደሞዝ ጀማሪ ሊኖር ይችላል ወይ ምናልባት አዲስ ሚናዎች ይህ እድገት ነው ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው በሰራዬ ለመሻሻል ቆርጌያለሁ